የስራ አሰራሮችን እከተላለሁ ይህንንም የማደርገው ስራ በሚሰጠኝ ጊዜ ስራውን ለመስራት የተዘጋጁ መመሪያዎችንና ሌሎች ህጎችን በመከተል በቅደም ተከተል በማስቀመጥ ስራው ወደሚመለከተው ክፍል በመላክና በሚመጣው መልስ መሰረት በመስራት ነው።

አዲስ አመትን የማከብረው ከቤተሰቦቼ ጋር በመሆን ነው። ይህንንም የምናደርገው ከዋዜማው ጀምረን የተለያዩ ስራዎችን በመስራት ነው። የመጀመሪያው የቤት ጽዳት ነው። እሱን የምንጀምረው ከሁለት ቀን በፊት ሲሆን፤ የእለቱ እለት ማለትም በዋዜመው ምግብ እናበስላለን። ለምሳሌ ዶሮ ወጥ እንዲሁም ሌሎች የስጋ ምግቦችን እናዘጋጃለን። የበአሉ ቀን ሰብሰብ ብለን በመብላትና ቡና በመጠጣት እናከብራለን።

መዋቢያ አልጠቀምም አብዛኛውን ጊዜ ፊቴን በውሃ ከታጠብኩኝ በኋላ በፎጣ አደርቀዋለሁ ከዛም ፀሀይ በሚነካው ሰዓት ፊቴ የራሱ ውበት ይኖረዋል። ነገር ግን ለፀጉሬ እና ለሌላው የሰውነት ክፍሌ መዋቢያዎችን እጠቀማለሁ። ይህም ማለት ለፀጉሬ የፀጉር ቅባት ለእጄ ደግሞ የእጅና የገላ ቅባቶችን እጠቀማለሁ። ምክንያቱም ሰውነቴ እንዳይደርቅ

የሸክላ እቃዎችን አልፎ አልፎ እጠቀማለሁ። በአሁኑ ጊዜ ብዙ ጊዜ የምንጠቀመው ከፕላስቲክ የተሰሩ እቃዎችን ሲሆን። ድሮ ላይ ግን አያቶቻችን ማንኛውንም እቃ ከሸክላ በእጃቸው በመስራት ይጠቀሙ ነበር። እኔም ቡና ለማፍላትና አንዳንድ ጊዜም ወጥ ለመስራት የሸክላ እቃዎችን እጠቀማለሁ። በዛ የሚሰሩ ምግቦችም ጣዕማቸው ከሌላው ማለትም በ አልሙኒየም ድስት ከሚሰራው የተሻለ ነው

ገንዘብ እቆጥባለሁ ከትንሿ ሳንቲም አንስቼ ያገኘሁትን ገንዘብ ከእለት ወጪዬ ጋር ሂሳቡን በመስራት እቆጥባለሁ በዚህም በጣም ደስተኛ ነኝ። ምክንያቱም ገንዘብ በሚያስፈልገኝ ጊዜ የትም ሳልሄድ ከቆጠብኩት ላይ በማውጣት እጠቀማለሁ ይህ ደግሞ ምን ያስተምረኛል? ማንኛውም ነገር ከሚገኝ ነገር ላይ መቆጠብ እንዳለበት ነው

ጊዜዬን በደንብ አስተዳድራለሁ። ይህም ደግሞ ጠዋት ከእንቅልፌ ስነሳ ምን መስራት እንዳለብኝ አስቀድሜ ማታ ላይ አስቤ ስለምነሳ ስለምተኛ ጠዋት እንደተነሳው በቅደም ተከተል ስራዎቼን አከናውናለሁ። ወደ ቢሮ ከመሄዴ በፊትም መጨረስ ያለብኝን ስራዎች አስቀድሜ እጨርሳለሁ። በዚህም ጊዜዬን በአግባቡ አስተዳድራለሁ

በመስመር ላይ ቪዲዮ እመለከታለሁ ብዙውን ጊዜ እነዚህ ቪዲዮዎች እምመለከተው በእረፍት ሰዓቴ ሲሆን አልፎ አልፎ ደግሞ ትምህርታዊ የሆኑ ነገሮችንም በመስመር ላይ እመለከታለሁ ይህም መጽሐፍ ላይ ከማገኘው ትምህርት በተጨማሪ ሌሎች ግብአቶችን ስለሚጠቅመኝ ተጨማሪ ከእሱ ላይ እመለከታለሁ። እረፍት በሚኖረኝ ሰዓትም መዝናኛዎችን በመስርመር ላይ ቪዲዮ እመለከታለሁ።

እሳት ማንደድ እችላለሁ። ይህንንም የለመድኩት ከጎረቤቶቼ ነው። እሳትን የማነደው ቀጫጭን እንጨቶችን በመጠቀም እንዲሁም ደግሞ ነጭ ጋዝን እላዩ ላይ በማድረግ ነው። ከዚያም ክብሪትን ተጠቅሜ እለኩሰዋለሁ። ከነደደ በኋላም በጣም በጥንቃቄ የሚሰሩ ስራዎችን አከናውናለሁ። ታዲያ እሳቱን በማነድበት ሰዓት በደንብ እጠነቀቃለሁ።

ልጅ እያለው ደብዳቤ መጻፍ እወድ ነበር። ያንንም የማደርገው በተለይ ደግሞ የምወደው የሬዲዮ ፕሮግራም በሚኖር ሰዓት እንደአሁን ጊዜው ቴክኖሎጂው ስላልተስፋፋ በእጅ ጽሁፍ ደብዳቤ ጽፈን እንልካለን። ያን ጊዜም ፕሮግራሙ ላይ የተላለፈው ደብዳቤያችን ስለሚነበብና ስማችን ስለሚጠራ ደስ ይለን ነበረ። ለጓደኞቼም ቢሆን የመልካም ምኞቴን ለመግለጽ ደብዳቤ መጽሐፍ እወድ ነበር።